የስራ ገደብ ታስተካክላለህ ብለህ ለጠየቅኸኝ አዎ የስራ ገደብ ማስተካከል እችላለሁ። የስራ ገደብ ካልተደረገ ስራ በአግባብ ሊሰራ ስለማይችል። መግቢያ ሰዓት መውጫ ሰዓት እና ለእያንዳንዱ ስራ ለእያንዳንዱ ስራ ገደብ መስጠት። መውጫ መግቢያውን ስራ ላይ ሆኖ መስራታቸውን። ገደብ መስጠት ይችላሉ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ብለህ ለጠየከኝ? የቴክኖሎጂ ችግር ሲያጋጥመኝ በራስ መፍታት የምችለውን እፈታለሁ። ከዛ ውጪ ደግሞ ቴክኖሎጂውን በሰለጠነ ሰው ጋር በመውሰድ ያን ችግር እንዲፈታ እንዲሰራልኝ ማድረግ እችላለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ? ብለህ ለጠየከኝ እኔ በአካባቢዬ መሄድ ያለብኝም ቦታ የተለያየ ቦታ በእግር፣ ካስፈለገ በእግር ከዛ ውጪ በመኪና፣ ካስፈለገ በመኪና በመጓዝ ከዞን ወደ ዞን ከክልል ወደ ክልል ተጉዜ አውቃለሁ።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ ብለህ ለጠየከኝ? ወደ መናፍሻ የምሄደው አብዛኛውን ጊዜ ቅዳሜ ወይም እሁድ ነው። ምክንያቱም ሌላ ጊዜ በስራ ጊዜ ስለሆነ አንዳንድ ጊዜ ስራ በሌለበት ጊዜ ደግሞ በእረፍት ጊዜ ወደ መናፈሻ እሄዳለሁ።

የአካባቢ ገበያ እንዴት ነው? ብለህ ለጠየከኝ የአካባቢ ገበያ ማናቸውም ገበያ ከገጠር ከተለያዩ ስፍራ ወደ ገበያ የሆነ ነገር ለመሸጥ ወይም ደግሞ ለመግዛት ይሄዳል። እዛ ገበያ በመሆን ሁሉም ሰው የሚፈልገውን ይገዛል ሌላው ደግሞ መሸጥ። ገበያ ቦታ ያሳልፋል

በየትኛው መተግበሪያ መልእክት ትልካለህ ብለህ ለጠይከኝ? በተለያዩ መተግበሪያዎች መልእክት መላክ እችላለሁ። አንደኛ በቴሌግራም እልካለሁ። ሁለተኛ በሜሴንጀር እና በኢሞ በመሳሰሉት መተግበሪያ መልእክት መላክ እችላለሁ